በዱቄ መፍጨት አዎ አውቃለሁ። ያው እንዲህ በዋናነት እንትኖች የመብራት ወፍጮዎች የኤሌክትሪክ ወፍጮዎች በማይኖሩበት ሰዓት በእነዚህ ያው አንዳንዴ የሚፈጩ ደቀቅ ያሉ ጥራጥሬና የእህል ዝርያዎች አሉ። እነዚህን እፈጫለሁ እና እነዚህን ያው እፈጫለሁኝ። የሚፈጭባቸው ሁኔታዎች እንግዲህ እንደ እህሉ አይነት ይለያያሉ። እና አንዳንድ ጊዜ በአጋጣሚ ለምሳሌ ቅመማ ቅመሞች ቀለል ቀለል ያሉ ቅመማ ቅመም የሚሰሩ ስራዎች አሉ። ለምግብ ማጣፈጫነት የሚያገለግሉ ወይም ደግሞ ለሾርባ ለሾርባ እህል የሚያገለግሉ ሾርባ ውስጥ የምንጠቀማቸው ይኖራሉ። እነሱ እነሱ ላይ እንግዲህ ለመጠቀሚያነት የምፈጭበት ልምምድ ስላደረኩኝ እነሱን እችላለሁ ማለት ነው። እንደገና ደግሞ ሌላ በተጨማሪም እንተ ከቅመማ ቅመም ውጪ ደግሞ እንትኖቼ አሉ። እንደዚህ ቀለል ያሉ ዱቄት ተደርገው የሚነሰነሱ ወይም እንደ ስልስ የሚሰሩ ነገሮች እነሱንም ለመፍጨት እችላለሁ ልምዱም አለኝ። እና ብዙን ጊዜ እንደነዚህ አይነት ወዶቄ መፍጨት ልምምድ የማደርገው ብዙን ጊዜ በቀላል ነገሮች እንዲሁም መብራት በሚጠፋበት ጊዜ ነው ማለት ነው።

መንዳት አዎ እችላለሁ። እንግዲህ በዋናነት ይህንን ሙያ የተለማመድኩት ጓደኛዬ ነው። እንግዲህ ያለማመደኝ ለመጀመሪያ ጊዜ እናም መንዳት የሳይክል መንዳት ልምምድ አደረኩኝ። ሳይክል እየነዳሁ ከቆየው በኋላ ደግሞ ወደ ሞተር ሳይክል አዞርኩኝ። ሞተር ሳይክል አለው እየተንቀሳቀስኩ ወደትምህርት ቤት የሚሄድበት ሰዓት በሞተር ሳይክል እንቅስቃሴ እያደረኩኝ ነው። ትምህርቴን የተማርኩት ሶ ስለዚህ ሞተር ሳይክል ሳይክል እነዳለሁ ከዛ እንደገና ደግሞ ወደ ፒካፕ ፒካፕ እና ቶዮታ መኪናዎች እነሱ እነሱን መንዳት እችላለሁ። ያው እንግዲህ ሁሉንም መኪናዎች መንዳት አልችልም። የኔ ተላላቅ መኪናዎች ከባድ መኪናዎች አሉ እንዲሁም የህዝብ ባሶች አውቶቢስ እነዚህን መንዳት አልችልበትም ማለት ነው። በዋናነት የምችለው ቲዮታ ፕራይቬት ካርስ ሳይክል ሞተር ሳይክል እነዚህን እንግዲህ መንደት እችላለሁ ማለት ነው። ስለዚህ እያንዳንዱ የመኪናዎቼ ማርሻቸውና የሙያ ስልጣናቸው ስለሚለያይ ሁሉንም ተሽከርካሪዎች መንዳት ግን አልችልም ማለት ነው። ስለዚህ የሚችለው እንዴት እንደነዚህ አይነት ቀለል ያሉ መኪናዎች ቀላል መኪናዎች የቤት መኪናዎችን ማሽከርከር እና መንዳት እችላለሁ። ለምሳሌ የቤት መኪና ሞተር ሳይክል ባጃጅ እደገና ሳይክል ፒካፕ እነዚህን እነዚህን መንዳት እችላለው ማለት ነው።

አዎ ጥራት ያለው ስራ ማቅረብ እችላለሁ። ለምሳሌ። ለምሳሌ። ስራዎችን በምሰራበት ሰዓት እንዴ ተቋማችን እንዴት ትምህርት ቤታችን ስራዎቹን በምሰራ ሰዓት ጥራት ያለው ስራ። ስራ እችላለሁ። ስለዚህ እንደነዚህ አይነት ስራዎች ያረኩኛል ስራዎችን አጥርቶ መስራት የሚያረካኝ ስራ እና ተግባር ነው። ለምሳሌ ትምህርት ቤት መማር ማስተማር ሂደት ላይ ተማሪዎች በማስተምርበት ሰዓት። ጠራ ያለ ስራ። ውጤታማ የሚረካ ተማሪዎችን የሚያረካና ተማሪዎችን በሚማሩበት ሳብጀክ እኔ እንደ እንግሊዘኛ መምህርነቴ ተማሪዎችን በማስተርበት ሰዓት ውጤታማ። ሆነው ከክላስ ክላስ የመዛወሪያ ነጥብ እንዲያመጡ ውጤት እንዳመጡ በክላስ ውስጥ በቅተው የእያንዳንዷን ርዕስ በአግባቡ ተምረው ደከመኝ ሰለቸኝ ሳልል። በአግባቡ አስተምሬ እቅዴን መሰረት አድርጌ የሚሰታቸውን የቤት ስራ ሰጥቼ አጫጭር ማስታወሻ ኖቶችን ብላክ ቦርድ ላይ ጽፌላቸው እነሱም ያንን ገልብጠው ከጨረስኩ በኋላ ገለጻ በቂ ገለጻ እሰጣለሁ። በቂ ገለጻ ከሰጠው በኋላ ደግሞ ተማሪዎችን ጥያቄዎችን እጠይቃቸዋለሁ። የመፈተኛ ጥያቄዎች ምዝና ጥያቄዎች እነዛን እጠይቃቸዋለሁ ከዛ ከጠየቋቸው በኋላ ደግሞ የመጠቀለያ መልመጃዎች ደግሞ እንዲሰሩ የቤት ስራ ይሰጣሉ። ለቀጣይ ቀናት ሰርተው እንዲመጡ ደግሞ የቤት ስራዎች ይሰጣሉ። እነዛን ምን ያህል አውቋቸዋል የተማሩትን ትምህርት ምን ያህል አውቀውታል በማለት መፈተሻ ትምህርቶችን አዘጋጅቼ በፈተና መልክ በጥያቄ መልክ እሰጣለሁ። እነዛን ቀጣይ ቀን ይዘው በሚመጡ ሰዓት የሰሩ ያልሰሩትን ለይቼ እርማት እና ግብረ መልስ ለተማሪዎቹ እሰጣለሁ። ይሄንን በሚሆኑበት ሰዓት እንግዲህ ተማሪዎቹ ቀን ተቀን ይሄንን ክትትል በሚደርግበት ሰዓት አትኩረታቸው ትምህርታቸው ላይ ስለሚሆን። በትምህርታቸው ውጤታማ እንዲሆኑ ክትትል ማድረግ መቻሌ ለኔ ጥራት ያለው ስራ መስራቴ አንደኛው ነው ማለት ነው። ሌላኛው ተግባር ተማሪዎቹ ትምህርታቸው ላይ ውጤታማ እንዲሆኑ ምንም ማድረግ አለብኝ የመማር ማስተማር ሂደቴን ተማሪ ተኩል ማድረግ አሳታፊ የተማሪዎች የመር ማስተማር ሂደታቸው በየትኛው ይሁን ነው ብዬ በማለት ግለ ግምገማ በማድረግ ከተማዋሪዎቹ ጋር ደግሞ በቂ ውይይት በማድረግ ስራዎችን ሰርቼ። ማቅረብ እችላለሁ። ስለዚህ ጥራት ያለው ስራ እንግዲህ ለተማሪዎቹም እና ለትምህርት ቤት አስተዳደር ለቢሮም እንደውም ለስራ አስኪያጁ እነዚህ የመማር ማስተማር ሂዴቶች በመፈተሽ ተማሪዎች ወደ ቀጣይ ክላስ ለመዛወር የሚያስችላቸውን እውቀት እና ነጥብ አምጥተዋል ማለት ግለ ግምግማ እናደርጋለን እንደ ትምህርት ቤት ግምግማ እናደርጋለን እንዴ ዲፓርትመንት ግምግማ እናደርጋለን። በቀጣይ ደግሞ ፈተናዎች አጠቃላይ ፈተናዎች በሚኖርበት ሰዓት ጥርት ባለመልኩ ጥያቄዎችን አውጥቼ ረጋ ብዬ። በተረጋጋ መንፈስ ጥያቄዎችን በአግባቡ አውጥቼ የንባብ ጥያቄዎችን በአግባቡ አውጥቼ እንደገና ከወጣሁ በኋላ ደግሞ በደንብ አድርጌ ገምግሜ። ከዛ ቀጥሎ ከተማሪዎቹ ከመሰራጨቱ በፊት የአንዳንዷን ጥያቄ በመገምገም። ከዛ ግምገመውን ካለፈ በኋላ አረጋግጬ አስተላልፋለሁ ከዛ ከተሄደው በኋላ በዲፓርትመንት በድጋሚ ይገመገማል ከተገመገመ አንግዲህ ተባዝቶ ወደ ተማሪዎቹ ለፈተና ይደርሳል ማለት ነው። ሌላው እንግዲህ ስራዎችን ደግሞ የምስራቸው ስራዎች አሉኝ እንዴ ግል ስራ የምስራቸው። ስራዎች አሉ እንግዲህ እንዴት ትምህርት ቤት ያሉ ስራዎችን በደንብ አድርጌ የሚሰጠኝን ተግባራት። አከናውኔ በሚገባ ከጨረስኩ በኋላ ለትምህርት ቤቱ አስረክባለሁ። በተጨማሪ በግል ደግሞ የሚሰጡኝ ስራዎች አሉ እንዴ ግለሰብ እንዴ ቤት የሚሆኑ በቤተሰብ ውስጥ ያሉኝ ስራዎችን በአግባቡ ውጤታማ ሆኜ በመስራት። እያንዳንዳቸውን ተግባራቶች ውጤታማ እንዲሆኑልኝ አድርጌ ስራዎችን ሌት ተቀን ፕሮግራማቸውን አውጥቼ ቅድም ተከተል በማስያዝ የትኛው ስራ መቅደም አለበት። የትኛው ስራ ደግሞ መዘግየት አለበት በማለት። ስራዎችን እያንዳዳቸውን ፈትሼ የሚፈጅባቸውን ሰዓት አስቀምጬ እንደገና ደግሞ አንዱ ስራ ከሌለኛው ስራ ያለው ትስስር ምንድነው? ይሄ ስራ ቢሰራ ምንድነው ጠቀሜታው? ይሄ ስራ ያለው ጎጅነት ምንድነው? ባይሰራም የሚሉትን በመለየት ስራዎችን ለመስራት እና ለማክናውን እችላለሁ። ማለት ነው ስለዚህ የእያንዳንዳቸውን ስራዎችን ተግባሮችን ጥርት ባለ መልኩ ስራዎችን መስራት እችላለሁ ማለት ነው። ስለዚህ ስራዎች በሚሰሩበት ሰዓት ጥርት ያለ ስራ አለ። ማለት ለአእምሮ እርካታ እንዲሁም ደግሞ ለሚመለከተው ለቢሮ ሀላፊዎች ጥሩ ነው ማለት ነው

አዎ እንደገና ጥቅም ላይ ማዋሉን ተግባራዊ አደርጋለሁ አንዳንዴ ያገለገሉ እቃዎች ይኖራሉ። እነዛ እቃዎች እንግዲህ ሪሳይክሊንግ በማድረግ የምጠቀማቸው እቃዎች ይኖራሉ እነዚህ እቃዎች። አንደኛ ገንዘብን ሴቭ ለማድረግ ለመቆጠብ ያገለግላሉ ሁለተኛ ደግሞ የእቃዎቹ ኦርጅናልነት እቃዎቹ ኦርጅናል ወይም ጥሩ ደረጃ ላይ ያሉ እቃዎች ስለሆኑ አዲስ ለመግዛት እና አዲስ ገንዘብ አውቶ ወጭ ተማረግ እንዲሁም ወጭ ተደርጎ ተገዝቶም አዲሱ ይበላሻል። ስለዚህ እነዚህ የቆዩ እቃዎች ስልኮች ስለ ለምሳሌ ስልክ ባለፈው ላይ ስልክ አሰርቼው እንደገና ተግባራዊ አድርጌ ጥቅም ላይ አውዬዋለሁ እያገለገለኝ ቆይቷል። እንደገና ደግሞ ልብሶች ጫማዎች የተለያዩ እንደገና በማሰራት በማስተካከል በድጋሚ እንጠቀማቸዋለን ይሄ ምንድነው? አንደኛው ገንዘብን ከመጠ ከመቆጠብ አንፃር ነው። ገንዘብን ቆጥቦ በአግባቡ ከመያዝ አንፃር ያንን ተመግዛት ገንዘቡን ቆጥበን ሌላ ስራ ብንሰራበት የተሻል ነው። ሁለተኛው የምንጠቀማቸው መጀመሪያ ላይ እየተጠቀምናቸው የነበሩት እቃዎች ጥራታቸው የተሻለ ከሆነ አሁን ያል ካላቸው ሌሎቹ ደግሞ የመ የመጡ ወይም በሽያጭ ላይ ያሉ ተመሳሳይ እቃዎች። ጥቅማቸው የማይገናኝ ከሆነ እንዲሁም ማሰራቱ የተሻለ ከሆነ ዋጋቸው የሚሰሩበት ዋጋ ጉድ ቢሆኑም እንኳን ጥቅማቸው ላይ የሚሰጡትን ጥቅም ታሳቢ በማድረግ ስራዎችን ለመስራት የሚያስችሉ ከሆኑ እነዛን ተግባራዊ ቢናደርጋቸው ወጫም የተሻለ ነው። ብዬ አስባለሁ ማለት ነው። ስለዚህ ጥቅም ላይ ስናውላቸው የሚሰጡት ምንድነው? አገልግሎታቸው የሚለውን መጀመሪያ ላይ ትኩረት አድርጌ በ መመልከት ይጠበቅብኛል። ከዛ በኋላ ውሳኔ አሳልፌ ብጠቀማቸው ይሻላል ብዬ እጠቀማለሁ ማለት ነው። ስለዚህ እንደነዛ አይነት እቃዎችን እንደገና ጥቅም ላይ የማውልባቸው አግባብ እንግዲህ በዋና ዋናነት አንደኛ ከሚሰጡት ጠቀሜታ አንፃርና ካላቸው ዋጋ አንፃር ተሰርተው ምን ያህል ጊዜ ያገለግላሉ በውድ ቢሰሩ ምን ያህል ጊዜ ያገለግላሉ የሚለውን ታሳቢ በማድረግ ነው። ስለዚህ ጥቅም ላይ እንደገና ነገሮችን አውላቸዋለሁ የሚል ሀሳብና አስተያየት ነው ያለኝ ማለት ነው